እሺ ቀጣይ ደግሞ አይን የምንለው ነገር አለ የሰው ልጅ። ወሳኝ የምንላቸው ነገሮች ውስጥ የአካል ክፍሎች ውስጥ አንዱ እና ወሳኙ ነገር አይን ነው እና አይን በጣም ጠቃሚ ነገር ነው። በብዙ መልኩ የምንጠቀመው አይን አይናችን ብሌናችን አይኔ አይን የምንለው ነገር በጣም ወሳኝ ነገር ነው የሚለውን ነገር ማንሳት እፈልጋለሁ። እና ስለ አይን ስናነሳ በጣም ብዙ ነገሮች አሉ አይደለ አይናችንን እንዴት መንከባከብ እንዳለብን አይናችን ምን ጠቀሜታ እንዳለው የሚለውን ነገር ማንሳት እፈልጋለሁ። እና ወሳኝ ለምሳሌ ስለ አይን ስናነሳ አይን ምንድነው ከሚለው እንጀምር? አይን ማለት በፊት ለፊታችን ያሉ ነገሮችን አይቶ ወደ ምስሎችን ወደ አእምሮአችን መላክ ነው ዋና ሀሳቡ ማለት ነው። እና እኛ ደግሞ ያንን የሚለውን ነገር ቶሎ አይምሮአችን ያንን ነገር ይረዳና ይሄን እኮ ይሄ ነው ያየው ይሄ ነው ብሎ የሚነግረን ሁኔታ ይኖራል ማለት ነው። እና ይህንን ስናነሳ በዛ መልኩ ነው የሚገለጸው የሚለውን ነገር ማንሳት እፈልጋለሁ። እና ብዙ ጊዜ አይን የሚለው ሀሳብ ከዛ ጋር የሚያያዝ ነገር ነው እና በተለያየ ጊዜ አይንን የምንገልጽበት ሁኔታ አለ። አይን ምንድነው የሚለው ነገር አለ ወሳኝ ነገር ነው። አይናችን ማለት ነው በብዙ ነገር የምንጠቀምበት ብዙ ተግባራትን የምናከናውንበት በጣም የተለያዩ ስራዎችን የምንሰራበት ነገር ቢኖር አይናችን ነው። እና ስለ አይን ስናነሳ በጣም ብዙ ነገሮች አሉ አንድ ነገር ብቻ አይደለም ስለአይን ስናነሳ የምናነሳው ነገር ማለት ነው። አምስቱ የስሜት ህዋሳቶች ከምንላቸው አይን ጆሮ አፍንጫ ከምንላቸው ነገሮች ውስጥ ትልቁና ወሳኙ ነገር አይን ነው። እና አይናችን በጣም በቃ የምንሄድበትን እያንዳንዱን ነገር የሚመራን አይን ነው እና አይን የሌለው ሰው በጣም ከባድ ነው። ስለ አይን ስናነሳ ኣይኖሩም ማለት አይደለም አይነስወር አንድ የምንላችሁ ደግሞ አይን የሌላቸው ሰዎች ምናልባት የሚኖሩ ኣይኖሩም ማለት አይደለም ግን እንደ ማንኛውም ጤናማ ሰው ነገሮችን ለማከናወን ትንሽ አስቸጋሪ ነው። እኛ ብዙ ነገሮችን የምናይበት ሁኔታ አለ አይደል በጣም ብዙ ነገሮችን እናያለን በጣም አይናችን ጤናማ ከመሆኑ እግዚአብሔር ከሰጠን አንዱ ጸጋዎች አንዱ አይናችን ነው። እና ነገሮችን እንድናይ እንድንረዳ እንድናገናዝብ የሚያደርገን ነገር ትልቁ ነገር እና ወሳኙ ነገር አይናችን ነው። እና በብዙ መልኩ አይናችንን የምንጠቀምበት ሁኔታ አለ የሚለውን ነገር ማንሳት እፈልጋለሁ አይናችንን በሚገባ መጠቀም አለብን የሚለውን ነገር አጽንኦት የምሰጠው ጉዳይ ነው ማለት ነው። አንደ አጠቃላይ እና በብዙ መልኩ አይናችንን በአግባቡ መጠቀም መቻል አለብን የሚለውን ነገር ማንሳት እፈልጋለሁ ማለት ነው። እና አይን ከምንም ነገር በላይ ወሳኝ ነገር ነው የሚለውንም ነገር ማንሳት እፈልጋለሁ ማለት ነው። እና በብዙ መልኩ አይናችንን የምንጠቀምባቸው በጣም ብዙ ነገሮች ይኖራሉ በጣም ወሳኝ ነገሮች ይኖራሉ እና በብዙ ነገሮችን ለአይናችን አይናችን ምንጠቀምባቸው በጣም ወሳኝ ወሳኝ ምንላቸው ነገሮች ይኖራሉ። እነኚህን በመጠቀም ብዙ ነገሮችን እናያለን እንረዳለን እናገናዝባለን እና በአንድ አይኔና በእሷ አትምጣ ይባላል ኣደል እንደውም አይን በቃ ቀልድ የሌለው ነገር ነው። ምክንያቱም የሚተካ ነገር አይደለም አንዴ እንትን ካለ በጣም አስቸጋሪ ነው እና በተቻለን አቅም የአይናችንን ደህንነት መጠበቅ አለብን በጣም ጥንቃቄ ማድረግ ያሉብን ነገሮች ይኖራሉ። እና ስለ አይናችን ስናነሳ አንዳንድ ደግሞ የአካል ክፍሎቻችን ጤነኛ እንደሆኑ ይጠበቃል ነገር ግን አይናችንም በዛው ልክ ወሳኝ ነገር ነው። እና እያንዳንዱን ነገር ለመረዳት ለማየት መንገድ እንኳን ለመሄድ እኮ አይን ያስፈልጋል አይደል እግር ብቻውን አይሄድም አይናችን አይቶ አይምሮአችን መርቶን ፈጥነን ቀስ ብለን ሂዱ ብሎ አይምሮአችን የምንሄድበት ሁኔታ ይኖራል። እና ይሄን ሁሉ ለማድረግ መንገዱን ማየት አለብን ስለዚህ አይናችን ማየት አለበት አይናችን እያየ የምንረግጥበትን አንተ በዚህ ጋር ብትሄድ እኮ እዛ መሄድ አለብህ በዚህ ጋር ብትሄድ ይቀርባል በዚህ ጋር ብትሄድ ደግሞ ትንሽ መንገዱ ይረዝምብሃል እያለ አይናችን ነው ያንን ርቀት የሚወስነው ማለት እና ያንን መንገድ አቅጣጫ የሚያሳየን አይናችን ነው። እና በብዙ መልኩ አይን የሚለው ነገር በጣም ወሳኝ ነገር ነው የሚለውን ነገር አጽንዖት መስጠት እፈልጋለሁ ማለት ነው። እና ከምንም ነገር እኩል አይን በጣም አስፈላጊ ነገር እና ወሳኝ ነገር ነው በተለያዩ ተግባራቶች የምናከናውነው ለመስራት እያንዳንዱ ስራ ለምሳሌ አሁን እኔ ስራ ውስጥ የጤና ባለሙያ ነኝ እና የኔን ስራ ለመስራት አይኔ ወሳኝ ነገር ነው። ምክንያቱም የተለያዩ ሰዎችን ደም ስር ማግኘት አለብኝ በደም ስራቸው የሚሰጡ መጻኒቶች አሉ ደም ስራቸውን ለማየት ግድ አይን ያስፈልገኛል። አይን ከሌለኝ በእጄ ዳስሼ አላገኝም አይደል አንዴ ስለዚህ የግድ አይን ያስፈልጋል አይኔን አይቼ ነው ያንን ደም ስር የማገኘው እና ይሄ ነው ደም ስር ብዬ የምወጋው አይኔ ሲኖር ነው አይኔ ከሌለ ግን ያንን ነገር ማግኘት አንችልም ማለት ነው። ከቤቴ እንኳን ስራ ቦታዬ ለመሄድ አይን ያስፈልጋል ለመማር እንኳን ይሄን ያህል ሙያ እንኳን ተምሬ እንትን ለማረግ ማየት መቻል አለብኝ አይደለ እና በጣም ብዙ ነገሮች አሉ። እርግጥ ሳያዩ አይናቸው ሳያይ ብዙ ስራዎችን የሚሰሩ እንዳሉ አውቃለሁ ግን አንዳንድ ነገሮች ግን ግዴታ የአይናችንን ብርሃን የሚጠይቁ ነገሮች አሉ እና በብዙ መልኩ የአይን በጣም ወሳኝ ነገር ነው የሚለውን ነገር ማንሳት እፈልጋለሁ። እንደው ብናመሰግን ፈጣሪን በሁሉም ነገር በሰጠን ነገር ማመስገን አለብን ብዙ ነገሮችን ማለት ነው እና ብቻ እግዚአብሔር ይመስገን አይንም በጣም ወሳኝ ነገር ነው ለሁላችንም ማለት ነው። እና ለተሰጡን ነገሮች ብናመሰግን መልካም ነው ነገር ግን እያንዳንዱን ነገር ከምንበላው ጀምሮ ዛሬ እየከፈልን ነው አይደል የምንበላው ነገር ግን አመቱን ሙሉ በህይወት እስካለን ድረስ እንድናይ አርጎ የፈጠረን ፈጣሪ ግን ምንም ነገር አስከፍሎ አያውቅም ስለዚህ እነኚህን ነገር ማመስገን ያስፈልጋል። እና አይናችንንም ጤናውን መጠበቅ አለብን የሚለው ነገር በጣም ወሳኝ ነገር ነው። በተቻለን አቅም ያይን ደህንነታችን መጠበቅ አለበት ጤናችን መጠበቅ አለብን የሚለው ነገር በጣም ወሳኝ ነገር ነው የሚለውን ነገር ማንሳት እፈልጋለሁ ከብዙ ነገሮች አንፃር ጤናችንን በአግባቡ የአይን ጤናችን መጠበቅ አለብን ማለት ነው። እንደ አጠቃላይ

እሺ ዋጋው ስንት ነው የሚል ነገር አለ እና ምንድነው? መጀመሪያ የምንገዛው ነገር ምንድነው የሚለውን ነገር ማወቅ አለብን። ለምሳሌ ጨው ለመግዛት ከሄድን ዋጋው ስንት ነው ብለን እንጠይቃለን ከዛ ዋጋው ይዚን ያሀል ስንባል ከዛ በኋላ ሄድን ያንቃን እገዛልን ማለት ነው። እና ብዙ ጊዜ የሆነ ነገር ልንገዛ ስንተልልግ ዋጋውን እንጠይቃለን ምንም ነገር ሊሆን ይችላል። ከዛ በኋላ ለምሳሌ አንድ ሺህ ብር ቢለን የሆነ ሸሚዝ መግዛት ፈለግና አንድ ሺህ ብር አለን ነን አይደለ? ከዛ በኋላ አንድ ሺህ ብር ሲለን እንዴ እንዴት አንድ ሺህ ብር የሆናል አስተያየት አድርግልኝ እንጂ እንደዚህ የሆነ እኮ እንደዚህ ነው ምናምን ብለን እንጠይቀዋለን። ከዛ በኋላ ከሰውየው ጋር ከተግባባን ነው አይደል ያን ነገር የምንገዛው ማለት ነው። እንጂ ካልተግባባን ከዛ ሰውዬ ጋር የምንገዛው ነገር አይኖርም። እና መጀመሪያ ህግ ምንድነው ዋጋውን መጠየቅ አለብን። ምንም ነገር ይሁን ከመግዛታችን በፊት መጀመሪያ ይሄ ምንድነው የፈለከው ምንድነው? ብለን አሳሪ አንድ ስኩኔ የሆነ ሸሚዝ መስለኝ ሸሚዝ ፈልጌ ነበር ትሸጥልኛለህ እንልዋለን አለ ከዛ በኋላ እዚህ ነህ ነው የምሸጠው ይለናል አይደል። ከዛ በኋላ ያን ሸሚዝ እንትን ብለን ዋጋውን ስንት ነው? ከዛ ዋጋው አንድ ሺህ ብር ነው ሲለን አስተያዩት አድርግልኝ እኔ ዝናል ካልሆነ አልገዛም እንለዋለን ከዛ በኋላ አስተያየት እንዲያደርግልን እናደርጋለን በተቻለ ኣቅም አስተያየት ሲያደርግልን በቅናሽ ዋጋ ለመግዛት እንሞክራለን ማለት ነው። ሰማንያ ስምንት ወጥ የመቶ ብር ሲያደርግ አድርግልኝ እኔ ስምንት ወጥ ብለው አልገዛም እንለዋለን ከዛ በኋላ ከተስማማ ይሸጥልናል ማለት ነው። እና ዋጋው ስንት ነው የሚለው እዛ ጋር እሚያዝ ነገር ነው። ብዙ ጊዜ ዋጋውን የምንጠይቀው ነገር ለመግዛት ስንፈልግ የሆነ ነገር መግዛት ስንፈልግ ዋጋ እንጠይቃለን። ከዛ በኋላ እንዴት ዋጋው የነገረ ያዋጣኛል ያከሰኛል ያተርፈኛል የሚለውን ነገር መጀመሪያ መጠቅጠቂያ ማስቀመጥ አይቻልም ማለት ነው። እና በጥበብ ብዙ መልኩ ነገር ደግሞ ለመግዛት ስናስብ መጀመሪያ ዋጋው ስንት ነው መጠየቅ የተለመደ ነገር እና። ያለ ነገር ነው የሚለውን ነገር ማንሳት እፈልጋለሁ። ከብዙ ነገሮች አንፃር እያለ አንዱን ነገር ዋጋውን መጠየቅ አለብን። አይደል በምንሄድበት ሁኔታ ይሆናል። በምንሰራም መሰራት ይሆናል። በምንቀሳቀስበት አካባቢ ሊሆን ይችላል። እያንዳንዱ ነገር ለምሳሌ ታክሲ ተጠቅመን የሆነ ርቀት ያልሄድን አይደለም። ብዙ ሜትርም ሆነ አስር ሜትር አምስት ኪሎ ሜትርም ሆነ አንድ ኪሎ ሜትርም ሆነ አስር ኪሎ ሜትር ከሄድን በኋላ ዋጋው ስንት ነው? ስንት ነው የምከፍለው የሚለውን ነገር እንጠይቃለን። ከዛ በኋላ የዚህን ያህል ነው ከፍለን እንሄዳለን ማለት ነው። እና ብዙ መልኩ እያንዳንዱን ነገር ዋጋውን እንጠይቃለን። በምንሄድበት በምንሄድበት እያልን አንዱ አካባቢ ላይ ዋጋ እየጠየቅን ነው። ዝም ብለን አይደለም የምንሄደው አይደለ። ዋጋ እንጠይቃለን በምንሄድበት አካባቢ ስንት ነው? የሚለውን ነገር ዋጋውን ጠይቀን ነው የምንቀሳቀሰው ማለት ነው። በብዙ ዋጋ እንጠይቃለን ስንት ነው ይሄን የምትሉት ብለን ኖርማል እንሄድ ለምሳሌ የዘጠና ምናምን ኪሎ ሜትር መንገድ የምንሄድ ከሆነ ዋጋውን መጠየቅ ግድ ነው። ማለት ምክንያቱም ዋጋውን ጠይቀን የምንሄደውን ኪሎሜትር ይወስነዋል። እና በብዙ መልኩ የምንሄደውን ርቀት የምንወስነው ዋጋውን አይተን ነው ማለት ነው። እና ይሄ ዋጋ ወሳኝ ነገር ነው የሚለውን ነገር ማንሳት እፈልጋለሁ። እና የሆነ ነገር ለመግዛትም ስንፈልግ ዋጋውን ጠይቀን ከተስማማን ነው። የምንገዛው እንጂ ዝም ብለን አንገዛም። የሆነ ነገር ስንፈልግ ማለት በብዙ መልኩ። የሆነ ነገር ለመግዛት ብንፈልግ እያንዳንዱ ነገር ለምሳሌ በቀላሉ ይሄን ዘጠና ምናምን ኪሎ ሜትር መንገድ ለመሄድ ብንፈልግ በባስ ተቀምጠን እንሄዳለን። ወይም ደግሞ በቅጥቅጥ መኪና እንሄዳለን። ይሄን ርቀት ይሄን ደግሞ መሄድ ደግሞ የሚያስፈልገን ፋስ ነው። ስለዚህ ስንት ብር ነው ስድስት ብር አራት መቶ ብር ነው የሚለውን ነገር ጠይቀን ማረጋገጥ መቻል አለብን። ከዛ በኋላ ነው ውስጥ ያንን ርቀት ያንን ባስ ተቀምጠን የምንሄደው ማለት ነው። ኣለበለዚያ ይሄን ርቀት መሄድ አንችልም አስቸጋሪ ነው የሚሆነው ማለት ነው። ብሩ ከሌለን ራሱ ያንን ርቀት መንገድ መሄድ አንችልም። ገና ካለን ቦታ እንቆማለን ማለት ነው። እና በጣም ብዙ ነገሮች አሉ። እና የሆነ ነገር ለመግዛትም ስንፈልግ አቅማችን መፍቀድ አለመፍቀዱ ለማወቅ ዋጋውን እንጠይቃለን የታወቀ ነገር ነው። አይደለ ስንት ነው? የምትሉት ይሄድን ስንት ነው? ስንት በገንዘብ ዋጠኛል ብለን ራሳችንን እቅድ እቅድ እናውጣለን አይደል የራሳችንን እቅድ አውጥተን ነው የምንቀሳቀሰው። እና ስሙ ትሉታላችሁ እኔ የዚን ያህል በላይ አልገዛም የዚን ያህል ከሆነ ነው። እንጂ እንላለን አይደለ እነኚህ ሁሉ የምንልበት ምክንያት ይኖራል። የራሱ የሆነ ምክንያት ይኖራል። እና እነኚህ ነገሮችን የምንጠቀምበት ሰፊ ሁኔታ አለ የሚለውን ነገር ማንሳት እፈልጋለሁ ማለት ነው። ከብዙ ነገሮች አንፃር በጣም ብዙ ነገሮችን ዋጋ ከሆነ የጠየቅን ነው የምንቀሳቀሰው የሚለው ነገር ማንሳት እፈልጋለሁ። ዋጋው ስንት ነው የሚሆን ነገር ሊሆን ይችላል። የምንፈልገውም ነገር ሊሆን ይችላል የማንፈልገው ነገር ሊሆን ይችላል። እና ግን ዋጋውን መጠየቅ የግዴታ ነው። ዋጋውን እንጠይቃለን ስንት ብር እንደሆነ። ስንት ብር ሊያወጣ እንደሚችል የሚለውን ነገር ብዙ ብዙ መልኩ ዋጋውን አባዝተን እና የምንወስነው የሚለውን ነገር ማንሳት እፈልጋለሁ። ማለት ነው። እና የሆነ ነገር እንደ መግዛት ስንፈልግ ዋጋውን መቆረጥ አለብን። ዋጋውን ቆርጠን ነው የምንናገረው የሚለውን ነገር ማንሳት እፈልጋለሁ። እና እና በብዙ መልኩ ዋጋን እንጠይቃለን ስንት በር ነው ስንት በር ነው የሚያወጣው ይሄ ነገር ዋጋው ስንት ነው ብለን። ጠይቀናል ለምሳሌ ሞባይል ለመግዛት ሄድን በቀላሉ አሁን ሳነሳ እኔ ለምሳሌ ሳምሰንግ ኤ ምናምን ለመግዛት ኤ ሰርቲ ኖሮ ኤ ቨርቲ ወይ ደግሞ ኤፍ ፊስቲ ነው ኤፍሲ ነው ለመግዛት ሄደን ስንት ብር ነው ብለን እንጠይቃለን። ሃያ አምስት ሺህ ብር ሰላሳ ሺህ ብር አርባ ሺህ ብር ሊሆን ይችላል። የሳምሰንን ደግሞ ሃምሳ ሺህ ስልሳ ሺህ ሊሆን ይችላል። እኛ ስለዚህ የሚያዋጣን አይተን ዋጋቸውን አይተን እኛ አቅማችንን አመዛዝንን ባለን ገንዘብ አቅም ልክ እንገዛለን ማለት ነው። የምንፈልገው ነገር እና በዛ ልክ ነው ብዙ ነገሮችን የምንገዛው ስልክም ስንገዛ በዚህ አሁን ባነሳሁት ሀሳብ ልክ ነው ማለት ነው። ገንዘብ ኣውጥተን ካለን አቅም አንፃር አይተን አቅመችን አመዛዝነን እንገዛለን ማለት ነው። እና በብዙ መልኩ የምንገዛበት ሁኔታ አለ። የሚለውን ነገር ማንሳት እፈልጋለሁ። ማለት እንደ አጠቃላይ ነው። በጣም ብዙ ነገሮችን የምንገዛበት ሁኔታ ኣለ ማለት ነው። እንደ አጠቃላይ ይሄን ይመስላል ስለ ዋጋ መጠየቅ ማለት ነው። ዋጋውን ስንት ነው ብለህ መጠየቅ አንፃር

እሺ ስለ ገበያ ጠቅለል ያሉ አሪፍ አሪፍ ሀሳቦችን እናነሳለን ገበያ ምንድነው? በብዙ መልኩ የተለያዩ ገበያዎች እንዳሉ እናውቃለን እነዚህ ገበያዎች በተለያየ የሀገራችን ክፍል ይኖራሉ በተለያየ በተለያየ ቦታ ላይ። ገበያዎች ይኖራሉ እና እነዚህ ገበያዎች በጣም ወሳኝ ነገር ናቸው በተለያየ ቦታ ላይ በተለያየ አካባቢ ላይ። እነኚህ ገበያ የምላቸው ነገሮች መሆኑ አሉ በብዙ መልኩ ገበያን የምንጠቀምበት ሁኔታ ይኖራል በተለይ በሀገራችን። የተለያዩ ገበያዎች ይኖራሉ በተለያየ ቀናቶች ገበያ ይኖራል ይለያየውናል ወደ ከተማ ላይ ሁሌ ገበያ ነው ሁሌ ገበያ ይኖራል ወደ ገጠር ከተሞች ላይ ደግሞ ቀን አለው ለምሳሌ እኛ አካባቢ ለምሳሌ ገጠር ከተማ ነው። የገበያ ቀኑ ሩብና ቅዳሜ ነው እና በቋሚነት እሮብና ቅዳሜ አሪፍ ገበያ ይኖራል ቋሚ የሆነ ገበያ ማለት ነው። እና በዚህ የገበያ ቀን አሪፍ ዝርዝር ዝግጅቶች ይኖራሉ አሪፍ ነገሮችን እናገኛለን የሚለውን ነገር ማንሳት እፈልጋለሁ። በብዙ መልኩ እነኚህ እሮብ ገበያ ቀን። እንደ ገበያ የተለያዩ ገበያ ነገሮችን እንገበያያለን እያልን የሚያስፈልጉ ለምሳሌ ሽንኩርቴው ይችላል። ያስቤዛ እቃዎችን ማለት ነው ሽንኩርቴው ይችላል ቲማቲም ሊሆን ይችላል ወይ ምን ደግሞ ጎመን ቃሪያ። ምንላቸው ነገሮች እንዳለ። እሸምታለሁ እና እንገዛለን ማለት ነው። ከዛ በኋላ ሸምተን እናስቀምጣለን ወይም ደግሞ እንጠቀምባቸዋለን ማለት ነው። ለምግብነት የምንጠቀምበት ሁኔታ አለ ብዙ መልኩ። ለዛ ነገር ነው የምጠቀመው የሚለውን ነገር ማንሳት እፈልጋለሁ ማለት ነው። ብዙ መልኩ ነገር ያለው የምትጠቀምባቸው በጣም ብዙ ነገሮች ይኖራሉ። ያው እነኚህ ለምግብነት ምንጠቀምባቸው ባቸር ነገሮች። ከገበያ ነው የሚገዙት አይደለ ከገበያ ነው የምንገዛቸው እና በተለያየ መርኮ ገበያ ገዝተን የምንጠቀምበት ሁኔታ ይኖራል የሚለውን ነገር ማንሳት እፈልጋለሁ። ማለት ነው። በብዙ መልኩ ከገበያ ገዝተን የምጠቀማቸው በጣም ብዙ ነገሮች ይኖራሉ። እነኚህ ከገበያ ገስተን የምትጠቀማቸው የተለያዩ ነገሮች አሉ ማለት ነው። እና በብዙ መልኩ እነዚህ ከገበያ ገዝተን የምንጠቀማቸው የተለያዩ ነገሮች ደግሞ በአካባቢያችን የሚኖሩ ነገሮች ናቸው። በአካባቢያችን ያሉ ነገሮች ናቸው የሚለውን ነገር አጽዕቦ መስጠት እፈልጋለሁ ማለት ነው። በብዙ መልኩ ገበያ ላይ የሚኖሩ ነገሮች አሉ አይደለ ገበያ ላይ የምንጠቀምባቸው የተለያዩ ነገሮች አሉ። እና እነኚህ ገበያ ላይ የምንጠቀምባቸው ልብስ ሊሆን ይችላል ምንገዛው ወይ ደግሞ ተለያዩ። እህልን መሸመት ብንፈልግ የተለያዩ ጤፍ የዝርያዎችን ጤፍ መሸመት ብንፈልግ መሸመት መፈለግ ገብስ መሸመት ብንፈልግ የተለያዩ መሸመት ብንፈልግ እዛው ከገበያ ነው ኤደን የምሸምተው ማለት ነው በዛ መልኩ ነው። ኤደንም የሸመተው የሚለውን ነገር ማንሳት እፈልጋለሁ። እና በብዙ መልኩ የሸመት የሸመታቸው ነገሮች ከገበያ ነው የምንገዛቸው የሚለውን ነገር አጽኖ መስጠት እፈልጋለሁ። ማለት እና ከብዙ ነገሮች አንፃር እነኚህን ነገሮች የምሸምተው ከገበያ ገዝተን ነው የምንጠቀመው የሚለውን ነገር ማንሳት እፈልጋለሁ ማለት ነው። እና በብዙ መልኩ እነኚህን ነገሮች የምንጠቀመው ያው እንደሚታወቀው ከገበያ ላይ ነው ገበያ ብዙ መልኩ። እንሄዳለን እና ገበያ ላይ ለምን ሌላ ጊዜ ደግሞ እነዚህ ነገሮች በቀላሉ ሸምተን እንጠቀማለን ገበያ የሚሰጠውን እናትም ማሰጥ ይባላል። አንዳንዴ አይደለ ገበያ ላይ የማይገኝ ነገር የለም የፈለግነው። ይገኛል ያን ነገር ደግሞ በአግባቡ መጠቀም የኛን ሀላፊነት ነው የኛ ድርሻ ነው የሚለውን ነገር ማንሳት እፈልጋለሁ በሙሉ መልኩ። ገበያን የምንጠቀማቸው በጣም ብዙ ነገሮች እንዳሉ እናውቃለን። እና እነዚህ ገበያ የምንጠቀማቸው ነገሮች ወይ ደግሞ በጣም ብዙ ነገር ወይ ይላችኋል እንደ ሁለት ነገር ብቻ አይደለም። ገበያ ላይ የሚወጣው አይደለ ገበያ ላይ የማይወጣ አደረገ የለም። ስለዚህ ገበያ ገበያው ላይ የምንፈልገውን ነገር ዞር ዞር ወደ ሸመተ ሸመተ ማድረግ እንችላለን ማለት ነው። እና ገበያ ማለት የሁሉ ነፃ ብር ያለው የሚገበያይበት ብር የለው ደግሞ አይቶ ጎምጅቶ የሚያልፍበት መድረክ ነው ማለት ነው። እና በብዙ መልኩ ገበያ እንደተለያየ መልኩ ብንጠቀምበት ሁኔታ ይኖራል ገበያ በጣም ሰፊ የሆነ። አቅም ያለው ቦታ ነው በከፍተኛ የሆኑ ሰዎች እዛ ገበያ ላይ በመቸርቸር በመሸጥ ከገበሬ በመረከብ እነሱ ቸርቸሮ ትርፍ በበያዝ ህይወታቸውን የሚመሩበት ሉይተናል። ገበሬውም ደግሞ ያመረተውን ምርት የሚሸጥበት ነፃ ማርኬት ነው ማለት ነው። ገበያ የምልለው እና በብዙ መልኩ። ገበያ በዛ መልክ ነው የሚነስው የሚለውን ነገር ማንሳት እፈልጋለሁ በተለያየ መልኩ ገበያ ነው የምንጠቀመው። በዚህ መልኩ ነው የሚለውን ነገር ማንሳት እፈልጋለሁ ማለት ነው። እና ገበያ በጣም ወሳኝ ነገሮችን ለመግዛት ሊሆን ይችላል። የምፈልገውን ነገር ለማቀየር ለምሳሌ ጤፍ ሸጠን ዝንዴ ባይ ዛክ ከፈለግን በቀላሉ ጥያለን ጤፋ አጥተን ሸጠን ስንዴ ደግሞ በገንዘቡ ገስተን ወደ ቤታችን ለዳቦ መግባት እንችላለን። ለእንጀራ ጤፋችን ሸጠን ማለት ነው። እና የተለያዩ ሽንኩርት ቢኖር ሽንኩርታችንን ገዝተን ሽንኩርታችንን እንትን ብለን በተቃራኒው ደግሞ ቲማቲም መግዛት በፈለገ ሽንኩርት ሽጠን ቲማቲማችንነ ገዝተን መግባት እንችላለን። እንዲሁም ደግሞ ተለያዩ በብዛት ሽንኩት ካለ ደግሞ በዛ ሽንኩርታችንን ሸጥን ልብስ መግዛት ከፈለግን ልብስ መግዛት እንችላለን በሬ መግዛት ከፈለግን በሬ እንችላለን በጣም ብዙ ነገር መግዛት እንችላለን ማለት ነው። እንደ አጠቃላይ ገበያ ላይ እና ገበያ ላይ የሌለ ነገር የለም። በቃ እኛ ብር ካለን መግዛት የማንችለው ነገር የለም። ሙሉን ነገር አቅማችንስ ከፈቀደ ድረስ መግዛት የምንችላቸው ነገሮች በሙሉ መግዛት እንችላለን የሚለውን ነገር ማንሳት እፈልጋለሁ ማለት ነው። እና ገበያ በጣም ወሳኝ ነገር ነው አስፈላጊ ነገር ነው የሚለውን ነገር አጽኖት ማንሳት እፈልጋለሁ ማለት ነው። ከብዙ ነገሮች አንፃር ስለ ገበያ በጣም ብዙ ነገሮችን ማንሳት እንችላለን። በኋላ እና ገበያ በጣም ወሳኝ እና አስፈላጊ ነገር ነው ማለት ነው። በብዙ ቦታ አስፈላጊ ነገር ነው። ገበያ ማለት ነው ገበያም በአግባቡ መጠቀም መቻል አለብን የሚለውን ነገር ማንሳት እፈልጋለሁ ማለት ነው። ከብዙ